አዎ መስጠት ከምንም በላይ እወዳለሁ። ለኔ ስጦታ መስጠት ማለት ዝም ብሎ ቁሳቁስን ከአንድ እጅ ወደ ሌላ እጅ ማስተላለፍ አይደለም። ይልቁንም አስብሃለሁ አከብረዋለሁ ወይም ስላለ ደስተኛ ነኝ የሚል ጥልቅ መልእክት ስለምንወደው ሰው የምናስተላልፍበት የፍቅር ቋንቋ ነው። ስጦታ ስንሰጥ የምናየው የዛ ሰው የፊት መብራት እና የደስታ ስሜት በውስጣታችን የሚፈጥር በርካታ ከስጦታው በላይ ነው። ብዙዎቻችን ስጦታ ለመስጠት የግድ ውድ ነገር መግዛት ያለብን ይመስለናል። ነገር ግን እውነተኛ ስጦታ በውስጡ ያለው ሀሳብ ነው። አንዲት አበባ ትልቅ አቅም የተጻፈ አጭር ደብዳቤ ወይም ያ ሰው የሚወደውን ትንሽ ነገር ማስታወስ ትልቅ ትርጉም አለው። ብዬ በማሰብ ብዙ ጊዜ አሳልፋለሁ። ያ የዝግጅት ጊዜ የራሱ የሆነ የደስታ የሆነ ደስታ አለው። መስጠት በረከት ያመጣል ዛሬ ለምንወድር ድረስ ትንሽ እንደው እዛ በመጀመሪያ ቀናችንን ብሩህ ማድረግ እንችላለን። አለም የምታምረው እርስ በእርስ ነው ስንሰጣጥ እና ስነደጋገፍ ነው።

እኔ በበኩሌ ብዙን ጊዜ ከምሽቱ አምስት ሰዓት ላይ ወደ አልጋዬ አቀናለሁ። ለኔ የእንቅልፍ ሰዓት ማለት ዝም ብሎ የአይንን መጨፈን ብቻ አይደለም። ለሰውነቴና ለአእምሮዬም ስጦታ እንጂ ቀኑን ሙሉ በተለያዩ ስራዎችን እና ሀሳቦች ስንወጠር ዉለን ላይ ምሽት ላይ የምናገኘው ትልቅ እንቅልፍ ነገን በንቃት ለመጀመር ብቸኛ መንገድ ነው። ከመተኛቴ በፊት ስልኬን አርቄ በማስቀመጥና ጥቂት ገፆችን በማንበብ አእምሮዬን ለእረፍት እንዲዘጋጅ አደርጋለሁ። ያ የሌሊት ጸጥታ እና ከራስ ጋር የሚታለፈው ጥቂት ደቂቃ የሚሰጠው ሰላም ልዩ ነው። እርግጥ ነው። አንዳንዴ በስራ ብዛት ወይም በተለያዩ ምክንያቶች እንቅልፍ ሰዓታችን ሊዛባ ይችላል። ነገር ግን ወጥ የሆነ የእንቅልፍ ሰዓት መያዝ ለጤናማ የልብ ምትም ለተስተካክለ ስሜት እና ለፈጣን የማስብ ችሎታ ወሳኝ መሆኑን በተግባር አይቼዋለሁ። በቂ እንቅልፍ ማግኘት የቅንጦት ሳይሆን የጤና ጉዳይ ነው።

አዎ ከደንበኞች ጋር እሰራለሁ። በኔ ከደንበኞች ጋር መስራት ማለት ዝም ብሎ አገልግሎት መስጠት ወይም እቃ ምሽጥ ብቻ አይደለም። ይልቁንም የሰዎችን ፍላጎት መረዳት ችግራቸውን መፍጠር እና በሁለታችን መካከል የታማኝነት ድልድይ መገንባት ማለት ነው። እያንዳንዱ ደንበኛ የራሱ የሆነ ባህሪ ፍላጎት እና ስሜት ይዞ ነው ወደ እኛ የሚመጣው ያንን ተረድተን በትህትና በማስተናገድ ደግሞ ትልቅ የጥበብ ስራ ነው። ከደንበኞች ጋር በምንሰራበት ጊዜ የፈገግታ ትግእስት እና በጥሬው ማዳመጥ ዋናኛ መሳሪያችን ናቸው። አንዳንዴ ደንበኛ ተከፍተው ወይም ተበስጭተው ሊመጡ ይችላሉ። በዚያው ሰዓት በስከነ መንፈስ ምላሽ መስጠት እና ነገሮችን ማቅለል የባለሞያ መለያ ነው። ደንበኞቻችን ረክተውና በፈገግታ ሲወጡ ማየት በራሱ በስራችን ላይ የሚሰጠን እርካታ ወደር ዬለውም። ምክንያቱም ደንበኛ የስራችን ውጤት ብቻ ሳይሆን የስራችንም ምክንያት ጭምር ነው። አንድ ደንበኛ የሚያገኘው ጥሩ መስተንግዶ ለንግዳችን ወይም ለስራችን ምርጡ ማስታወቂያ ነው። ዛሬ የምናስተናግዳቸው ሰዎች ነገ የኛም ምስክሮች ናቸው

አቦ እኔ አንድ የኦርቶዶክስ ተዋህዶ አማኝ እንደመሆኔ መዝሙር በጣም እወዳለሁ። እኔ መዝሙር ዝም ብሎ ደምጽን መውጣት ብቻ አይደለም። ከፈጠሪ ጋር የምነጋገርበት ምስጋናን የሚማከበበት እና ይሄ ውስጤን ስለሚፈልግበት ታላቅ መሳሪያዬ ነው። በመዝሙር ውስጥ ያሉት ቃላትና ዜማዎች ነፍሴን የማረጋጋትና መንፈሴን የማደስ ልዩ ሀይል አላቸው። በተለይ ቤተክርስቲያን ኮሚቴ ከምና ጋር በአንድና ስዝምት የሚሰማኝ መንፈሳዊ በርካታ በምንም አይተካም። መዝሙር የሀዘን መርሻ መዝሙር የደስታ መግለጫና የተስፋ ምንጭ ነው። በስራ ላይ ስንሆን መንገድ ስጓዝ ወይም ብቻዬን ስሆን መዝሙር ማዜም በዙሪያ ያለው ደብዳቤ ቀይሮ ዘምሮ ለአምላክ ገና ተብሎ እንደተጻፈው። መዘምር ለሰው ልጅ የተሰጠ ትልቅ በረከት ነው። በዚህ መዋዕት ያሉት መልእክቶች ለህይወቴ ብርታትና ለህይዎቴ መመሪያ ይሆኑኛል። ኦርቶዶክሳዊ መዝሙሮች ደግሞ ጥልቅ ሚስጥር እና ታሪክ ያላቸው በመሆናቸው ስዘምር ሁልጊዜም አዲስ ነገር እንደተማርኩ ይሰማኛል። ምስጋና ባለበት ቦታ ሰላም አለ። ሁልጊዜ በአንደበታችን በምስጋና ልባችን ደህና በመዝሙር ይሞላል

እኔ በበኩሌ ከልጅነቴ ከምንም በላይ የምወደው ጨዋታ ድብቅብቆሽ ነበር። ድብብቅሽ ለኔ ዝም ብሎ መደበቦች አይደለም። የልጀነት ብላቴን የምገልጽበት እና ከጓደኛዋ ይቺ ጋር ኢንፍንትስብክ ድንቅ ትዝታ ይሄ ነው። ያ አኩኩሉ አልነጋም እየተበለ የሚጀመረው ጨዋታ። ማንም እንዳያይ ጥግ ጥጉን እየፈለክ የምደበቅበትና ሳይታወቅብኝ መጥቼ መታሁ የምልበት ቅጽበት ዛሬም በደስደስ ያስብሰኛል። አንዳንዴ ከአጥራ ጥቅ አንዳንዴ ከበር ጀርባ ሌላ ጊዜ ደግሞ ከጥልቀት ደጋ ጀርባ ተሸሽገን ትንፋሻችንን ዋጠን የምንቆይበት ያ የጭንቀትና የደስታ ደብል ስሜት ልጅ ነበር። ፈላጊው እስኪርቅልን ድረስ የምናሳየው ድርጅትና ብልሃት የሚገርም ነበር። ፀሀይ እስክትጠልቅ ድረስ በሰፈር ልጆች ማሊ የምናሳልፈው ያ ጊዜ በምንም አይተካም። ደብቅ እኮ ሽብልህነትህን ትዕግስትን እና አካባቢ መረዳትን ያስተማረኝ ይሄን ልጅነት ትምህርት ቤቴ ነው። ይሄን ልጅነት ጨዋታዎችን የማንነታችን መሰረት ናቸው። ዛሬም ቢሆን በኑሮ ውጥረት ውስጥ ያንን ይህን ልጅ ንጹህ ደስታ በሮሽታችን ማቆየት አለብን

ይሄ ሰዎችን ማስተዋወቅ ዝም ብሎ ስም መጥራት ብቻ አይደለም ይይልቁንም በሁለት ለማያውቁት ሰዎች መካከል የጓደኝነትህን የሰራ በር መክፈት ማለት ነው። ሰዎችን ሳስተዋውቅ ሁልጊዜም ስማቸውን ከመናገር ባለፈ ሁለቱን የሚያቀራርብ አንድ የጋራ ንጥብ ለመጥቀስ እጥራለሁ ለምሳሌ ይህ ጓደኛዬ እግሌ ይባላል። እንዳንተ ሁሉ እሱም መጽሐፍ ማንበብ ይወዳል በማለት ይሄንን ነገር መነሻ እንዲኖራቸው አደርጋለሁ። ጥሩ አስተዋዋቂ መሆን ማለት የሁለቱንም ሰዎች ክብር መጠበቅ እና ምኞት ምቾት እንዲሰማችሁ ማድረግ ነው። በታላላቆች እና በታናናሾች ወይም በስራ ባልደረቦች መካከል ያለውን ቅድመ ተከተል ጠብቆ ማስተዋወቅ ጫዋነት ነው። ስናስተዋውቅ በፈገግታና በራስ በመተማመን መሆን አለበት ምክንያቱም የኛ ጉልበት ለሁለቱ ሰዎች አዲስ ግንኙነት መሰረት ይሆናሉ። ሰዎች በእኛ ምክንያት ተቀራርበው ለትልቅ ስኬት ሲበቁ ማየት ደግሞ ትልቅ የውስጥ እርካታ ይሰጣል። አለም የምታምረው በሰዎች ትሰስር ነው። ዛሬ አዳዲስ ሰዎችን በማስተዋወቅ እና በማቀራረብ የመልካም ግንኙነት መሃንዲስ መሆን እንችላለን

አዎ በዘመናዊ አለም ሁል ጊዜ ጫማ አድርገን መሄድ ብንለምድም እግርን ከጫማ ነፃ አውጥቶ መሬት ላይ መራመድ ግን ለአካልም ለነፍስም የተለየ ሰላም የሚሰጥ ተግባር ነው። በተለይ በማለዳ በሳር ላይ ወይም ደግሞ በባህር ዳርቻ አሸዋ ላይ ባዶ እግር መራመድ የሚሰጠው ስሜት ወደር የለውም። በቅስቃዛና በቅዝቃዛው ሳርና በሞቀው አፈር ላይ ስንረግጥ ሰውነታችን ከምድር ጋር በቀጥታ ይገናኛል። ሳይንሱ አርዚንግ ይለዋል እኛ ግን በቃ ከመሬት ጋር መታረቅን እንበለው። ጭንቀትን ለመቀነስ፤ የእንቅልፍ ጥራት ለመጨመር፤ የደም ዝውውርን ለማሳለጥ እንደሚረዳ ብዙ ጥናቶች ያሳያሉ። ባዶ እግር መራመድ የልጅነት ትዝታዬን ይቀሰቅሰዋል። ያኔ ጫማ ሳያስቸግረን አፈርና ጭቃውን እየረገጥን የምንሮጥበት ያ የነጻነት ጊዜ ያስታውሰኛል። ዛሬ ላይ ተመልሰን ያንን ስናደርግ ያጣነውን የልጅነት ነጻነት እና ተፈጥሮአዊ ዳግም የምናገኘው ይመስለኛል። በርግጥ የምንረግጥበት ቦታ ደህንነቱ የተጠበቀ መሆኑን ማረጋገጥ ግን የግድ ነው። ስለዚህ አልፎ አልፎ ጫማችሁን አውልቃችሁ ተፈጥሮን በእግራችሁ መዳሰስ ያስፈልጋል። ባዶ እግር መራመድ ቀላል ግን ጥልቅ የሆነ የደስታ ምንጭ።

አዎ በከተማም ሆነ በገጠር ስንኖር ከጎርቤታችን ጋር የግድግዳውን ያጥር ያህል ብቻ መራራቃችን የማይቀር ነው። ያ ድምጽ ደግሞ አንዳንዴ ረብሻ አንዳንዴ ደግሞ በህይወት መኖራችንን የሚያበስር የኑሮ ዜማ ነው። የጠዋት የልጆች ጩኸት የቡናው ሽታው የታጀበ ወሬ አልፎ ተርፎም የሬዲዮ ወይም የቴሌቪዥን ድምጽ ሁሉ የጎረቤቶች ድምጽ ናቸው። አንዳንዴ ዝምታን ስንፈልግ ድምጹን ልረብሸን ይችላል። ነገር ግን ያ ድምጽ በቤቱ ሰላምና ፍቅር እንዳለ ሰዎችን በትጋት ለኑሯቸው እየሮጡ መሆኑን ያሳያል። እኛም በቤታችን የምናወጣው ድምጽ ለሌሎች ጎርቤታችን እንዲሁ እንዲሰማ ማሰቡ ደግሞ መከባበርን ያስተምረናል። በተለይ በእኛ ባህል ጎረቤት ማለት ከቅርብ ዘመድ በላይ ነው። የቅርብ ጎረቤት ከሩቅ ዘመድ ይሻላል እንደሚባለው ያ የምንሰማው ድምጽ ካልተሰማን። ጭንቀት ውስጥ እንገባለን ጎርቤቴ ሰላም ነው ወይ ብለን የምንጠይቀው ያ የሁልጊዜ ድምፁ ሊጠፋብን ነው። ስለዚህ የጎረቤት ድምጽ ማለት በብቸኝነት በሰው መካከል መሆናችን የምናብቅበት የህይወት ምልክት ነው። ስለዚህ የጎረቤቴን ድምጽ መስማት ለኔ የአክብሮት መገለጫ ነው።

አዎ እችላለሁ ለኔ ምግብ ማብሰል ዝም ብሎ ሆድን ለመሙላት የሚደረግ ተግባር አይደለም። ማብሰል ጥበብ ነው የተለያዩ ግባአቶችን አዋህዶ አዲስ ጣዕም መፍጠር የሚወዷቸውን ሰዎች ደግሞ በዚህ ጣዕም ማስደሰት ልዩ እርካታ አለው። ወደ ማብሰያ ቤት ስገባ የራሴ አለም ውስጥ እንደገባሁ ይሰማኛል። የሽንኩርቱ መብላላት ድምጽ የቅመማ ቅመሞቹ ማዕዛና የቀለሞቹ መሳሳብ ሁሉንም ነገር በጥንቃቄ ማከናወን ደስ ይላል። በተለይ ደግሞ የኢትዮጵያ ምግባት አሰራር የራሱ የሆነ ትግስትና ጥበብ ይጠይቃል። ያንን ረጅም ሰዓት ፈጅቶ የሚበስለውን ወጥ በትክክለኛው ጣዕም ማውጣት ሲቻል የሚሰማው ኩራት የተለየ ነው። ምግብ ማብሰል የፍቅር መግለጫም ነው ለቤተሰብ ለጓደኞች ወይም ለሚወዱት ሰው በራስ እጅ አዘጋጅቶ የሚቀርብ ምግብ እወድሃለሁ ወይም አከብራለሁ ከሚሉ ቃላት በላይ መልእክት ያስተላልፋሉ። ማዕድ ዙሪያ ተሰብስበው ምግብ ጣፋጭ ነው የሚል ምስጋና መስማት ያን ሁሉ የድካም ስሜት በአንድ ጊዜ አጠፋው። ማብሰል መቻል ማለት ራስን መቻል ጭምር ነው። ስለዚህ አበባ ማብሰል እችላለሁ። በሂደቱ በጣም እደሰታለሁ።

ካለቃዬ ጋር በመከባበርና በግልጽነት የተመሰረተ ነው የሚል ይሆናል። በስራ ቦታ ብዙኛውን ጊዜያችን እንደማሳለፋችን መጠን ከስራ መሪዎቻችን ጋር ያለንን ግንኙነት ለስራችን ስኬት እና ለውስጥ ሰላማችን ወሳኝ ሚና አለው። የኛ ግንኙነት ከትእዛዝ መቀበል ያለፈ ነው አብሮ እንደመስራት እንደመደጋገፍ እንደመማማር እመለከተዋለሁ። አለቃዬ የስራዬን ጥንካሬ የሚያበረታታ ድክመቶቼን ደግሞ በሙያዊ መንገድ የሚያርም መሪ ነው። እኔም በበኩሌ የሚሰጡኝን ሀላፊነቶች በታማኝነትና በጥራት በመወጣት ለድርጅታችን እድገት የድርሻዬን አበረክታለሁ። ግልጽ የሆነ የሀሳብ ለውጥ ባለበት ቦታ ደግሞ ስራ ሁልጊዜም አስደሳች ይሆናል። አንዳንድ በሀሳብ ባንስማማ እንኳን ያንን ልዩነት በውይይት መፍታት መቻላችን ግንኙነታችን የጎለመሰ ያደርገዋል። መከባበር ባለበት ቦታ ፍርዓት አይኖርም ይሉቁንም አዳዲስ ሀሳቦች ስም ለማፍለቅ ነጻነት ይኖራል። ጥሩ የአለቃና የሰራተኞች ግንኙነት ማለት ሁለቱም ወገን ውስጥ ለአንድ የጋራ አላማ በጋራ የቆሙበት የቡድን ስራ ውጤት ነው። ስለዚህ ከአለቃዬ ጋር ግን ያለኝ ግንኙነት ጤናማና ለስራ ውጤታማነት ምቹ ነው

ዝም ብሎ ደሞዝ ለሚከፈል የሚከፈልበት ስራ አይደለም። ለኔ የምመኘው ስራ ማለት በጠዋት ስነሳ በደስታ የሚያስፈነጥረኝን ተሰጥኦየን የምገልጽበትና በሌሎች ህይወት ላይ አዎንታዊ ተጽዕኖ የሚፈጥርበት መስክ ነው። የሚመኘው ስራ የሰዎችን ችግር የሚፈታ ወይ አዲስ ነገር የሚፈጥር ስራ ነው። ምናልባት የሰዎችን ጤና የምጠብቅበት እውቀትን የምጋራበት ወይም በቴክኖሎጂ አለም አዳዲስ መፍትሄዎችን የማፈልቅበት ሊሆን ይችላል። ዋናው ቁም ነገር ስራው ከሴቶቼ ጋር መገጣጠሙ ነው። ስራዬ ስራ ብቻ ሳይሆን የህይወቴ ትርጉም አካል እንዲሆን እመኛለሁ። በየቀኑ አዳዲስ ነገሮች የምማርበትና የማድግበት እድል ያለው ስራ የሁልጊዜ ምኞቴ ነው። ብዙዎቻችን የምንመኙ ስራ ላይ ለመድረስ ረጅም መንገድ መጓዝ ሊኖርብን ይችላል። ነገር ግን ያንን ግብ በህሊናዬ ስስለው የሚገጥሙኝ መሰናክሎች ሁሉ እንደ ትምህርት ይታዩኛል። የምመኘው ስራ ሰላም የሚሰጠኝና ህብረቴ ኩራቴ የምሆንበት ነው። ለገንዘብ ብቻ ሳይሆን ለነፍሴ እርካታ የሚሰጠው ስራ ያ ነው እውነተኛ የህልም ስራ። ስለዚህ የምመኘው ስራ እምቅ አቅሜን የምጠቀምበት አለምን ጥቂትም ቢሆን የምለውጥበት መሆን አለበት

እና ዛሬ አለማችን በፈጣን መልእክቶችና በቴክኖሎጂዎች ብትሞላ በወረቀት ላይ በብእር የሚሰፍር ደብዳቤ ግን የራሱ የሆነ የማይተካት ጣዕም አለው። ለኔ ደብዳቤ መጽሐፍ ጊዜዬን አቁሞ ከራስና ከሚወዱት ሰው ጋር ብዙጊታ መነጋገር ነው። ነጭ ወረቀት ወይ የሚወዱትን ብእር ጨብጦ ሀሳብን ማሰባሰብ ልዩ ስሜት አለው። በደብዳቤ ውስጥ ቃላትን በጥንቃቄ እንመርጣለን ስሜታችንን ርጋ ብለን እናሰፍራለን። የሰው እጅ ጽሁፍ የራሱ የሆነ ነፍስ አለው። በዚህ ጭረትና ቅርጽ ውስጥ የጸሀፊውን ስሜት ማንበብ ይቻላል። በሞባይል ስክሪን ላይ ከሚላካቸው መልእክት ልክ ታጥፎ ፖስታ የሚመጣ ደብዳቤ በውስጡ ትልቅ ብዕርና ናፍቆትን ይይዛል። ደብዳቤ የሚጠበቅ የሚናፈቅ እና ተቀምጦ ደጋግሞ የሚነበብ ሀብት ነው። ከአመታት በኋላ እንኳን እነዚህን ወረቀቶች አውጥተን ስናነባቸው የነበርንበትን የስሜትና ያንን ጊዜ ቁልጭ አድርገን ያሳዩናል። ደብዳቤ መጽሐፍ የነፍስን ጭብጥ በወረቀት ላይ ማስቀመጥ ነው። ዛሬ ላይ ለሰው ልጅ ትልቁ ስጦታ ጊዜን ሰጥቶ ደብዳቤ መጽሐፍ ይመስለኛል። ስለዚህ አዎ ደብዳቤ መጻፍ እወዳለሁ

በታላቅ ኩራት አምቦ ነኝ እላለሁ። አምቦ ዝም ከተማ አይደለችም። ለኔ የልጅነቴ ገነት የፍቅር መፍለቂያና የተፈጥሮ በረከት በዝቶ የተሰጣት ድንቅ ስፍራ ነው ሰማ ሲጠራ እንኳን ውስጤን ልዩ ኩራትና ትዝታ ይፈጥራል። አምቦ ስትባል መጀመሪያ ወደ አእምሮ የሚመጣው ያ የፈለቀውና ጥማትን የሚቆርጠው የአምቦ ጸበል ወይም የሚንቦገቦገው ፍልውሀዋ ነው። ከተማዋ ውስጥ ያለው አረንጓዴ ተፈጥሮ ያ ደስ የሚል አየርና እንግዳ ተቀባይነቱ ባህል ለየት ያለ ነው። ግድም ብሎ የሚገኘው የደንዲ ሀይቅ እና ዙሪያውን የከበቧት ተራሮች ከተማዋን የተፈጥሮ ሙዚየም ያደርጋታል። በእነዚያ መንገዶች ላይ ያሳለፍኩት ጊዜ ዛሬም ድረስ በህሊናዬ እንደ ትኩስ ይመላለሳል። አምቦ ማለት ለኔ የአባቴ ቤት፤ የእናቴ ናፍቆት እና የጓደኞቼ ሳቅ ድምጽ ነው። ከየትኛውም ቦታ ብሆን ወደ ትውልድ ከተማ ሳሰብ የሚሰማኝ ሰላም ወደር የሌለውም። አምቦ የእውቀትና የጥበብ ምንጭም ጭምር ነት። ያሳለፍኩባቸው የልጅነት ጊዜያት ዛሬም ለምገኝበት ማንነት መሰረት ሆኖኛል። የትም ብሄድ የከተማዬን ሽታና መዓዛ በልቤ ውስጥ አለ። ስለዚህ ትውልዴን ኩራቴም አምቦ ናት።

እንዴት በጭራሽ የማልርሳቸው አስተማሪዎች አሉኝ። መምህር አለኝ ዝም ብሎ እውቀትን የሚያስተላልፉ ሰዎች አይደሉም። የህይወቴ መንገድ የቀየሩ። እምቅ አቅሜን እንድመለከት የረዱኝ እና ለዛሬው ማንነቴን መሰረት የጣሉ ብርሃኖቼ ናቸው። ያንን ማምህር የማስታውሰው በተመጣጣጭ ብቻ ሳይሆን እንደ ተማሪዎች በነበረው ጥልቅ ፍቅርና ትግስት ነው። ተስፋ በቆረጥኩበት ጊዜ ትችላለህ ብሎ ጀርባዬን እያደባበሰኝ ጥያቄ ስጠይቅ ለማበረታታት የመለሰልኝ ያ መመሬ ዛሬም ድረስ በሕልናዬ ያለ። እውነተኛ መመሪ መጽሐፍን ብቻ ሳይሆን ሕይወትንም ያስተምራል። የእርሱ ምክርና መበረታቻ በክፍል ውስጥ ብቻ ሳይሆን ከዚያም ወጥቼ በምጓዝበት የውበት ጎዳና ሁሉ እንደ ስንቅ ይረዱኛል። አንድ ጥሩ መምህር በተማሪው ልብ ላይ የሚተክለው ዘር ለዘላለም ይኖራል። ዛሬ ዛሬ ላለሁበት ደረጃ ደረሱኝ። እነዚህን ታላላቅ መምህር ሳስብ ትልቅ አክብሮት ይሰማኛል። የመምህርን ስራ ዋጋው በገንዘብ አይለካም። ውጤቱ የሚታየው በተለወጡ ህይወቶችና በተገነቡ ስብእናዎች ላይ ነው። የኔ መምህር የእውቀት በር ብቻ ሳይሆን የየህልሜም መሪ ነው። ስለዚህ የምወዳቸው የማከብራቸው ብዙ መምህራኖች አሉ

አዎ ደንበኛ የስራዬ መሰረት ነው በማንኛውም የስራ መስክ ውስጥ ትልቁ ስኬት የምናገኘው ትርፍ ሳይሆን የምናገለግለው ሰው ፊቱ ላይ የሚታየው እርካታና በስራችን ላይ ያለው እምነት ነው። የደንበኛን እርካታ ለማረጋገጥ መጀመሪያ ፍለጎታቸውን በጥሞና ማዳመጥ ይገባ ጠያቂ ጥያቄዎቻቸው ሲመለሱ ችግሮቻቸው ሲፈቱና ከጠበቁት በላይ የሆነ አገልግሎት ሲያገኙ ርካታቸው ይጨምራል። እኔም ይሄንን ርካት የምለካው ደንበኛው ከሚሰጠው ቀጥታኛ ምስጋና ብቻ ሳይሆን ደግሞኛ ወደ እኛ ተመልሶ ሲመጣና ለሌሎችም ስለ እኛ ሲመሳከር ነው። ደንበኛ ሲረካ እኛም በስራችን ላይ ያለን በራስ መታማማን አብሮ ያድጋል። እርካታን አሳቢ ወይም ማረጋገጥ ቅጣይነት ያለው ሂደት ነው። አገልግሎት ከሰጠን በኋላ እንዴት ነበር ብሎ መጠየቅ አስተያየቶችን መቀበልና ስህተቶች ካሉት ለማረም ዝግጁ መሆን የባለሙያነት መገለጫ ነው። ደንበኛ ቅሬታ ሲኖረው እንኳን ያንን ቅሬታ ወደ እርካታ መቀየር መቻል ትልቅ ጥበብ ነው። እያንዳንዱን ደንበኛ የራሱ የሆነ ክብርና ፍላጎት አለው። ያንን አውቆ ማገልገል ደግሞ የስራችን ውጤት ብሩ ያደርገዋል። ስለዚህ የደንበኛ አርካታ ለኔ የስራዬ ዋናኛ ግብ ነው